በእንጨት እሳት ማብሰል እችላለሁ። በእንጨት እሳት ማብሰል መጀመሪያ እንጨቱን በእሳት ማቀጣጠል ያስፈልጋል ያንን ደግሞ የማደርገው ከሰል ተጠቅሜ ነው። በመጀመሪያ ማቀጣጠያዉን የምጠቀመው ደግሞ ክብረት ነው። በክብሪት አማካኝነት ከሰሉን ወይም ደግሞ እንጨቱን አቀጣጥዬ ከዛ በደንብ ሲያያዝልኝ በንፋስ እንዲያያዝ ካረኩኝ በኋላ በደንብ ሲያያዝልኝ እሳቱን አቀጣጥየው ከሰሉን ጨምሬ ምግብ ማብሰል እችላለሁ። ከክብሪት በተጨማሪ ደግሞ ከሰሉ ቶሎ እንዲያያዝልኝ አንዳንድ ጊዜ ላይ ስቶቭም እጠቀማለሁ። ከሰሉን ትንሽ ከሰል ስቶቭ ላይ አደርግና ከተያዘ በኋላ ከዚያ ወስጄ ከብዙ ከሰል ባለበት የከሰል ማንደጃ ላይ እጨምረውና ቶሎ እንዲቀጣጠል እንጨት የእንጨት ስብርባሪ አደርግበታለሁ ከዛ በእንጨት አማካኝነት ከሰሉውን አቀጣጥዬ በደንብ ሲያያዝልኝ ምግብ አበስልበታለሁ። ምግብ የማብሰል ልምድ አለኝ። ይህንኑ ልምድ መጀመሪያ ዩኒቨርሲቲ እያለሁ ከዚያ ነው ያወቅኩት የለመድኩት አሁን ትዳር ከመሰረትኩ ቡሀላ ባለቤቴ ሰለምታሳየኝ ስለምታስተምረኝ ብዙ አሻሽያለው። እና ጥሩ ምግብ ለባለቤቴም ለልጆቼም ለቤትም እሰራለሁ እንግዶች ሲመጡ ጥሩ ምግብ ማብሰል እችላለሁ። እና በእንደዚህ አይነት ሁኔታ ከሰላም በከሰል አቅጣጥዬ እጠቀማለሁ ግን ከሰሉን ማቀጣጠልበት ምክንያት ወይም ደግሞ እንጨት የእንጨት እሳት ማቀጣጠልበት ምክንያት። መብራት ሲጠፋ እና ምግብ አስቸኳይ መሰራት ካለበት ሌላ አማራጭ ስለሌለ የግድ እንጨት እሳት ማቀጣጠል እና ከዚያ ሰዓት የተያዘውን እንጨት በከሰል አማካኝነት አያይዤ ወደ ከሰል የእንጨቱን እሳት ወደ ከሰል አስተላልፌ በዚያ መልክ በከሰሉ ምግብ እበስልበታለሁ። እና ብዙ ጊዜ እኛ አካባቢ መብራት አይጠፋም ግን አንዳንድ ጊዜ በተለይ ክረምት ሲሆን ዝናብ እና ንፋስ በሚበዛበት ወቅት የስልክ መስመር በተለያየ ምክንያት ከዛፍ ጋር ተነካክቶም በተለያየ ምክንያት መብራት ይቋረጣል። እና መብራት በሚቋረጥበት ሰዓት የግድ ምግብ ሰርተን መብላት ስላለብን ምግቡን ለማብሰል እንጨት ማቀጣጠል ግድ ይላል። እና ያን ጊዜ ክብሪ ተጠቅሜ እንጨት ላቀጣጥል እችላለሁ ወይም ደግሞ አንዳንዴ አስታውሼ ከገዛው የከሰል ማቀጣጠያም ሚሸጥ አለ። እና በክብሪት እሱን እሳት ማቀጣጠያዉን የገዛሁትን ተጠቅሜ ማቀጣጠልበት ጊዜ አለ እሱ ከሌለ ክብሪት እጠቀማለሁ። ወይም ደግሞ ቶሎ አልያያዝ ካለ ደግሞ ክብሪቱን በክብሪቱ ሻማ ለኩስና ሻማውን በስበርባሪ እንጨት ከሰልማንደጃ ላይ አድርጌ ከሰሉን ከላይ አድርጌ በመጀመሪያ በሻማው ላይ ባለው እሳት የእንጨቱን ስብርባሪ አያይዛለሁ ከዛ እሱ ቀስ እያለ እየተያያዛ ሲሄድ እሱ ላይ ያደረኩት ከሰልም ያያይዘዋል። እና ከሰሉ ሲያያዝ ደግሞ በቀጥታ ወደ ንፋስ ላይ ከሰል ማንደጃውን አስቀምጣለው። ንፋሱ እያናፈሰው በደንብ ሲቀጣጠል እና ሲያያዝ ሁሉም ፍም ሲሆን ምክንያቱም ምጨስ ነገር ካለው ቤት ውስጥ ባስገባ አደጋ ስለሚፈጥር ከሰል ጭስ በጣም መጥፎና መርዛማ ስለሆነ መጀመሪያ ከሰሉ በደንብ መያያዝ እና ሁሉም ከሰል ተያይዞ ፍም መሆን ስላለበት ጭሱ መጥፎ ስላለበት ያ እስኪሆን ትጠብቃለህ። ያ ከሆነ በኋላ ቤቱ አስገብቼ መስኮት ከፋፍቼ ከቤቱ ቤት ውስጥ ወይ ወደ ኩሽና አስገብቼ ማብሰል እችላለሁ።

መዋቢያ ብዙም መዋቢያ የምጠቀም ሰው አይደለሁም። ብዙ ጊዜ ቅባት ፊቴን የምቀባው እንደውም ጺሜ ስላጭ ቆዳዬ እንዳይጎዳ ቫዝሊን እቀባለሁ። ወጣ ስል ከእኔ ይልቅ እንደውም ባለቤቴ ናት ምታስታውሰኝ ሽቶ እቀባለሁ። በተለይ ሰርግ ስብሰባ ወይም ልዩ ልዩ ከብዙ ሰዎች መሃል እንድገኝ የሚያደርገኝ ጉዳዮች ሲኖሩና ለዛ ሲሄድ ያን ጊዜ ሽቶ ለስለስ ያለ ሽታ ያለው ሽቶ እጠቀማለሁ። እሱንም በብዛት የምጠቀም አይደለም እንዳልኩት ብዙ ጊዜ ባለቤቴ ስታስታውሰኝ እሷ ናት የምትቀባኝ። ከዛ ባሻገር ብዙ ሰውነቴን ወይም ደግሞ ፊቴ ላይም ፀጉሬንም ብዬ እቀባባ አይነት አይደለሁኝም። ቤቴ ግን ባለቤቴም ልጆቼም ያንን ያደርጋሉ የሚያስፈልጋቸውን ደግሞ እኔ ገዝቼ አሟላለሁ። መዋቢያ የማልጠቀምበት ምክንያት አንደኛው ብዙ ልምዱ ስለሌለኝ ነው። ሁለተኛ እኛ ሀገር ቁጥጥሩ ጠንከር ያለ ስላልሆነ ከውጭ የሚገቡትም ሆነ ከሀገር ውስጥ የሚገቡት መዋቢያዎች ለቆዳ ጠንቅ የሚሆኑበት እድል አለ ብዬ እሰጋለሁ። ምክንያቱም ኬሚካል ስለሆነ በጥንቃቄ ጥራቱ ጠጠብቆ ካልተመረተ ደግሞ የማገልገያ ጊዜው ያለፈበት ከሆነ አደጋ ሊፈጥር ስለሚችል ይሄ አደጋ ደግሞ ቆዳ ላይ ሲሆን ከባድ ስለሚሆን። ከጤናም ባሻገር ውበት ላይም እይታ ላይም የሰውን ፊት የማበላሸት ፀጉር የማበላሸት እድል ስላለው በዚያ ምክንያት ብዙ የመዋቢያ ነገሮችን መጠቀም አልፈልግም። ባለቤቴም ሆነ ልጆቼም ስጠቀሙ ጥንቃቄ እንዲያደርጉ መክራቸዋለሁ። ምክንያቱም ሰው ሰራሽ ነገር በተለይ በፋብሪካ ውስጥ ገብቶ የሚወጣ ነገር ኬሚካል ነክ የሆኑ ነገሮች ሰውነት ላይ ወደ ውስጥ ሲገቡም ሆነ ከውጭ ሲቀቡ ጥራታቸው በሚመለከተው አካል ካልተረጋገጠ በስተቀር እጅግ በጣም አደገኛ ናቸው። ጉዳት ሊያጋጥ ሊያስከትሉ ይችላሉ። ሰዎች እንዋባለን ብለው ውበታቸውንም ጤናቸውንም የሚያጡበት አጋጣሚ ብዙ ነው። ፀጉራቸው ተበላሽቶ ከጥቅም ውጭ የሚሆንባቸው አጋጣሚዎች አሉ። ፊታቸው ተበላሽቶ ለትልቅ ጉዳት የተደረጉ እንዳሉም አውቃለሁ። ስለዚህ መዋቢያ መጠቀም የምቃወመው ነገር ባይሆንም አጠቃቀሙ ግን በጥንቃቄ መሆን አለበት ብዬ አምናለሁኝ። አለበለዛ እጅግ በጣም አደገኛ ነው። መዋቢያ ሲገዛ የተመረተው የት ነው የተመረተው መቼ ነው የሚያበቃውስ መቼ ነው? የሚለውን ማየት ጥራት ደረጃ ወጥቶለት ተረጋግጧል ወይ የሚለውን? ሀገር ውስጥ ሆነ ከሀገር ውስጥም ሆነ ከውጪ ምርት ጥራት ማረጋገጫ ኩባንያዎች አርማ ማረፉን ይሄን ይሄን በተቻለ መጠን ማየትና መጠንቀቁ አስፈላጊ ነው። ብዬ አስባለሁ። ካለበለዚያም የመዋቢያ ቅባቶች በፈሳሽም ይሁን በጭቃ መልክ የተሰሩ ቅባቶች ከጥቅማቸው ጉዳታቸው ሊያመዝን የሚችልበት እድል አለ። ስለዚህ ሰዎች የመዋብያን ስጠቀሙ በጣም በጥንቃቄ መሆን አለበት። ሌላው ደግሞ ከዋጋ አንፃርም መዋብያን በየጊዜው የምንጠቀም ከሆነ ለጤና አስጊ የሆኑ ነገሮች ከመከሰታቸው በተጨማሪ ሊኖሩ ከመኖራ ከመቻላቸው በተጨማሪ ዋጋውም ወጪውም ቀላል አይደለም። እና ኑሮ ላይ በመደበኛ ወጪ ላይ ተጨማሪ ወጪ ስለሚሆን ኑሮውንም ሊያከብድ ይችላል። ስለዚህ ሁሉንም ሚዛናዊ አድርጎና በጥንቃቄ አስፈላጊውን ዶክመንት እያዩ መጠቀም ጥሩ ነው ብዬ አስባለሁ።

በቡድን ቋንቋ ታምናለህ? ለሚለው ጥያቄ አዎ በቡድን ቋንቋ አምናለሁ። በቡድን ቋንቋ ማለት ቤት ለምሳሌ እኔ የምሰራው የ ለፋብሪካዊ ጥሬ እቃ የሚያቀርብ ክፍል ሀላፊ ሆኜ በዚያ ክፍል ነው የምሰራው። እና ክፍሉን የምንሰራው ስራ በቡድን ተደራጅተን ነው የምንሰራው ክፍሉ ራሱ አንድ የአንድ ቡድን ሰራተኞች ክፍል ነው ማለት ይቻላል። እና በምንሰራበት ጊዜ በቋንቋ ተግባብተን ነው የምንሰራው። ማለትም መግባባት ማለት በቴክኖሎጂው ላይ በምንሰራው ስራ ላይ በእቅዳችን ላይ አንድ አይነት ቋንቋ በመናገር በመግባባት በመከባበር። ስራውን ባወጣነው እቅድ መሰረት ለማከናወን የሚያስችለንን የጋራ የሆነ የስራ ቋንቋ ፈጥረንና ተግባብተን ነው የምንሰራው። እና በዛ በጣም ነው የማምነው። አለቃ ከበታች ሰራተኛ መከባበር አለበት። ሰራተኞች እርስ በእርሳቸው መከባበርና በንግግር መግባባት መቻል አለባቸው። በስራ ቋንቋቸው መግባባት መቻል አለባቸው። አንደኛው እንዲህ ሲያስብ ሌላኛው እንደዛ እያሰበ በተለያየ አቅጣጫ መሆን የለባቸውም። በአንድ ቋንቋ ተናግረው አንድ ነገር አስበው አንድ የጋራ እቅድ ይዘው በዚያ የጋራ እቅድ አፈጻጸም ላይ ችግሮች ካሉ ተግባብተው ተከባብረው አንዱ የሌላውን ሀሳብ እየተቀበለ ሀሳብ እየሰጠ በሚሰጠው ሀሳብ እና በሚቀበለው ሀሳቦች መግባባት እያደረጉ በቋንቋ እየተግባቡ መስራት አለባቸው ብዬ አስባለሁ። ስለዚህ የቡድን ቋንቋ እጅግ በጣም አስፈላጊ ነው። በቤተሰብም ደረጃ ለምሳሌ አንድ ቤተሰብ አንድ ቡድን ነው ብለን ልናስብ እንችላለን። እና ያ ቤተሰብ እንደ አንድ ቡድን እንደ አንድ ቤተሰብ እንደ አንድ አካል ሆኖ አንዱ ሌላውን እያሰበለት እያዘነለት እየወደደው እያፈቀረው ቅድሚያ ለእርሱ እየሰጠ እየተከባበረ ከሆነ ያ ቤተሰብ በብዙ የተባረከና በብዙ መልካም ነገር ምሳሌ ሆኖ የሚታይ ይሆናል። ልክ እንደዚሁ በመስሪያ ቤትም መስሪያ ቤት ውስጥ የአንድ እኛ የምንሰራበት ለምሳሌ ይሄ ኩባንያችን ተልእኮ አለው። አላማ አለው። ይሄንን አላማ ደግሞ በአመታት ውስጥ ሊደርስ ሊያከናውን የሚፈልገው አላማ አለ። በ የጊዜው ደግሞ ሊያከናውን በየአጫጭር ጊዜው ለምሳሌ በሩብ አመት በግማሽ አመት በአንድ አመት ሊያከናውን ሊደርስባቸው ሊያመርታቸው የሚፈልጋቸው የተለያዩ ስራዎች የሚሰራበት እቅዶች አሉ። እነኛ እቅዶች ተከፋፍለው ሲታዩ የየክፍሉ እቅዶች ናቸው። ያ ማለት የኛ ክፍል እቅድ የኩባንያው አጠቃላይ እቅድ አካል ነው። እኛ ክፍል የምንሰራውን ስራ በቡድን ስንሰራ እቅዱን ከማውጣት ጀምሮ በቋንቋ መግባባት መቻል አለብን። ስለዚህ የአንድ ቡድን ቋንቋ እጅግ አስፈላጊ መሆኑን አምንበታለሁ። በዚያ መሰረት እቅዶችን ካወጣን በኋላ እቅዱን እስከፍጻሜው ድረስ መከታተል እና ችግሮች ካሉ ቶሎ ቶሎ መፍትሄ እየተፈለገለት ችግሮች እየተስተካከሉ መሰራት አለባቸው ብዬ አስባለው። እና በዚህ አምናለሁ። በቡድን ቋንቋ በጣም ነው የማምነው አበረታታለሁ። አለበዚያ በአንድ ቡድን ውስጥ ቋንቋው በቋንቋ የማይግባቡ ከሆነ በቋንቋ ለምሳሌ አንደኛው እንዲህ መሆን አለበት ሲል ሌላኛው ግትር ሆኖ ሌላ ሀሳብ የሚይዝ ከሆነ እነኚህ ሰዎች አልተገባቡም ማለት ነው። ካልተገባቡ ደግሞ በጋራ ሊሰሩ የሚገባቸውን ስራም ማከናወን ይከብዳቸዋል። የነሱ አለመግባባትና ስራውን ባግባቡ አለመስራት የሚፈጥረው ችግር የኩባንያውንም ስራና እቅድ ሊያበላሽ ይችላል። ስለዚህ በቡድን ቋንቋ መግባባት አምናለሁ።

አዎ ጥፍሬን እቆርጣለሁ። ጥፍሬን የእጀንም ጥፍር፣ የእግሬንም ጥፍር ብዙ እንዲያድግ አልፈልግም። እና ትንሽ ከፍ ሲል የእጀን እጣቶች ጥፍርም እቆርጣለሁ። የእግሬን ጣቶች ጥፍርንም እንዲሁ እየተከታተልኩኝ እቆርጣለሁ። የምቆርጠው የጥፍር መቁረጫ የኔ ራሴ አለ። የኔን የጥፍር መቁረጫ ለባለቤቴም ሆነ ለልጆቼ አላጋራም። እንደዚሁ እነሱም የየራሳቸው የጥፍር መቁረጫ እንዲኖራቸው ገዝቼ ሰጥቻቸዋለሁ። እነርሱም በየራሳቸው ጥፍር መቁረጫ ይጠቀማሉ። የመጀመሪያ ሴት ልጄ እሷ ጥፍሯን አትቆርጥም፣ ታሳድጋለች። ወንዱ ልጄ ሁለተኛው ልጄ ወንድ ነው። እሱ እንደኔ ጠፍሩን የእጁንም፣ የእግሩንም ጣቶች ጥፍር ተከታትሎ ይቆርጣል። የመጨረሻ ትንሿ ግን እኔም እንድትቆረጥ እፈልጋለሁ፣ ከዛ በተጨማሪ ደግሞ ትምህርት ቤት ያስገድዷቸዋል። ጥፍራቸውን ካልተቆረጡ ይቀጣሉ። ስለዚህ የእሷን ጥፍር እኔ ነኝ የተከታተልኩኝ ምቆርጠው። ባለቤቴ በተወሰነ ደረጃ ታሳድግና ከዚያ ከምትፈልገው በላይ ከፍ ሲል ታሳጥራለች። ሙሉ በሙሉ ግን አትቆርጥም። እና እኛ ጥፍራችንን በእንደዚህ አይነት ሁኔታ እየተንከባከብን ነው ያለነው። እኔ ጥፍር ሲያድግ አልወድም። እና በእርግጥ ጥፍሪ ቢኖር ምንድነው የሚጠቅመው አንዳንድ ነገር የተቋጠረ ነገር ለመፍታት ወይም ደግሞ ሰውነትን ለማከክ ቢፈለግ እንግዲህ ሊጠቅም ይችላል። ከዚያ ባሻገር ጉዳቱ ደግሞ ጥፍር ውስጥ ቆሻሻ ይጠቀጠቅና ቆሻሻ ይገባና ምግብ ስንበላ ወይም በተለያየ ምክንያት አፋችን አካባቢ በጣም እጃችን ስንነካ ያ ቆሻሻ ወደ ሰውነታችን ገብቶ ለበሽታ ሊዳርገን ይትላል ሲቀጥል ደግሞ ጥፍር ስለማልወድ እኔ ጥፍሬን ቶሎ ቶሎ የው የምቆርጠው ጥፍር አቆራርጥን ሳስብ እናቴ ጥፍሮአን እምትቆርጥበት መንገድ ይገርመኛል ታች ድረስ ስጋዋን እስከምት ነካ ድረስ ሙሉ የእጆንም የእግሩአንም እንደዛ ነው የምት ቆርጠው እና በአንድ ወቅት ለምንድን ነው እንደዚህ እምታደርጊው ብየ ስጠይቃት እኛ ሀገር ወበት የሴት ልጂ ውበት ማለት እንደዚህ ሲቆረጥ ነው እና ያኔ የመልጅነታችን የለመድነው ስለሆነ አሁንም እንደዚያ ካልሆነ ደስ አይለኝም ብላ እሷ ስትቆጥ ስጋዋ እስኪነካ ድረስ በሙሉ ታች ድረስ ወርዳ ነው እምትቆርጠው እና ይገርመኛል አንዳንዴ ይደማል ሲቆረጥ እኔ ግን እስከዛ ድረስ ሳይሆን ወጣ ያለውን ያደገውን ብቻ ስጋዬን ሳልነካ እቆርጣለሁ እና የሁለቱን የእጆቼንም የእግሮቼንም ጣቶች ጥፍር እየተከታተልኩኝ በሳምንት አንድ ቀን አንዳንዴ በሁለት ሳምንት አንዴ እቆርጣለሁ እና አንዳንድ ጊዜ ልብስም ካልሲም የሚቀድበት ሁኔታ አለ ትንሽ አድጎ ችላ ካልኩኝ አንሶላ እሚቀድበት አጋጣሚ አለ ካልሲ የሚቀድበት አጋጣሚ አለ ራሴንም ወይ ገላ ስታጠብ ሰውነቴንም የሚቆርጥበትም አጋጣሚ አለ እና በጥፍሩ ውስጥ ቆሻሻ ገብቶ ለበሽታ ከመዳረጉ ባሻገር እንዲህ አይነት ነገርም ሊከሰት ስለሚችል እኔ ጥፍር አልወድም ጥፍር አላሳድግም ጥፍሬን እንደዚህ ተከታትየ እቆርጣለሁ ልጆች እያለን ልክ የአሁኗ የመጨረሻ ሴት ልጃችን ትምህርት ቤት እንደሚቆጣጠሩት በእኛ ጊዜም ጥፍር ማሳደግ ትምህርት ቤት አይፈቀድም ነበር ኤለመንተሪ ትምህርት ቤት አንደኛ ደረጃ ትምህርት ቤት እያለን ስንገባ መጀመሪያ እጆቻችንን ያዩና ጥፍር ካለ እንቀጣለን በሚቀጥለው ቀንም ካልተቆረጥን አንገባም እንድንገባ አይፈቀድም ስለዚህ ጥፍሬን ከልጅነቴ ጀምሮ በማቁረጥ ነው ልምድ ያለኝ ጥፍር ማሳደግ አልወድም እና በእንደዚህ አይነት ሁኔታ ጥፍር እቆርጣለሁኝ

የቤት እንስሳ አሁን ላይ የለኝም። ከዚህ በፊት ግን ነበረኝ። ልጆች እያለን ወላጆቼ ጋር ስኖር። ከብቶች ነበሩን አህያ ነበረን። ውሻ ነበረን። ድመት ነበረን። ከብቶቹ አንደኛው እኛ ቤት ውስጥ ስንመገብ ለምግብነት የምንጠቀመው ወተትና የወተት ተዋጽኦ እናገኝበታለን። ሁለተኛ ደግሞ ይህንኑ ወተትና የወተት ተዋጾ በመሸጥ ለቤታችን ገቢ እናስገኝበት ነበር። ከአባታችን ደሞዝ ይልቅ እኛን በዋናነት ሲጠቅመን የነበረው ከከብቶቹ የሚገኘውን ወተት እና የወተት ተዋፆ በመሸጥ ነበር። ከዛ ባሻገር ደግሞ ከብት እናደልባለን። እና ከብት ወይፈን በሬ አደልበን። በመሸጥ ቤታችንን ገቢ የምናገኘው ግን በዋናነት ከዚያ ነው። የአባታችን ደሞዝ አነስተኛ ስለነበረ። በከብት አማካኝነት ነበረ ገቢ የምናገኘው። ከዛ በሻገር ደግሞ ወተትና የወተት ተዋጽኦ አይብ ቅቤ አጓት አሬራ እርጎ ወተትን ቤታችንም እንጠቀም ነበር። እና ለዚያ ስንል እነኚህ የቤት እንስሳዎች ነበሩን። አህያው ደግሞ ለእነኚህ ከብቶች የሚያስፈልገውን መኖ እኔ ተወልጄ ያደኩት ወንጂ ስኳር ፋብሪካ ትክል ክፍል ውስጥ ነው። የሸንኮራ አገዳ የሚበቅልበት ያ የሸንኮራ አገዳ ፋብሪካው ስኳር የሚያመርተው እሱን ተጠቅሞ ስለሆነ ያንን የሸንኮራ አገዳ ተክሎም በማብቀል አባቴ ከ ባልደረቦች ጋር ያንን ስራ ይሰራል። እና እኛ ተወልደን ያደግነው በዛ አካባቢ ነው። አህያውን የምንጠቀመው ይህንን የሸንኮራ ቅጠል ወይም ገለባ በሱ ነው ጭነን ለከብቶች የምንወስደው እ ከዛ ባሻገር ደግሞ ከማሳ ውስጥ ሳርም አጭደን በዚያ አህያ ጭነን ወስደን ነው። ለከብቶቹ የምናቀርበው እና እንደዚህ ስንል ይሄም እንሰሳ በቤታችን ነበረ። ሌላው ደግሞ በጥበቃ የሚያገለግለን ውሻ ነበረ ውሻ ቤታችንን ይጠብቃል። በረትና የከብቶቹ ማደሪያ በረትና የኛ መኖሪያ የተራራቀ ስለሆነ። እዚያ በምንሄድበት ጊዜ አምሽተን የምንመጣ ከሆነ ከእኛ ጋር ሄዶ አብሮን ስለሚመጣ መንገድ ላይም በመሸበት ጊዜ ከጅብም ከተለያየ ጥቃት ይሄ ውሻ ይጠብቀናል። እና ውሻም ነበረን። ሌላ በተጨማሪ ደግሞ ድመትም ነበር። የድመቷ አገልግሎት ደግሞ ቤት ውስጥ አይጥ እንዳይኖር አይጥ ትጠብቃለች አይጥ ታባርራለች። ይዛም እየበላች ያው ድመት ካለ አይጥ አይኖርም። እና አይጥን ለመከላከል ስንል ድመት በቤታችን ነበረ። እና እነኚህ እንስሳቶች ሁሉም የየራሳቸው ጥቅም አላቸው ማለት ነው። ከእነርሱ የምናገኘው ጥቅም እንዳለ ሆኖ እነሱ ደግሞ እንዲሁ የሚወደዱ አይነቶች ናቸው እኔ በጣም ነው የምወዳቸው በጣም ነው ደስ የሚሉኝ። ድመት እወዳለሁ ውሻም እወዳለሁ። የሚገርም ፍቅር ነው ለሰው የሚያሳዩት ታማኞች ናቸው። እና መትቻቸው እንኳን ዞረው መተው እግሬ ስር ይተኛሉ ያሻሹኛል ላዬ ላይ ይተኛሉ ይጫወታሉ። እና ተቆጥተው ርቀው አይሄዱም ታማኞች ናቸው። ከብቶች ደግሞ ጥቅም ይሰጣሉ። እነርሱም የሚሆኑ ከለመዷቸው በቃ በጣም ትልቅ የሚያሳዝኑ ፍጥረቶች ናቸው። እና ከዛ የተነሳ እወዳቸዋለሁ። አሁን ላይ ግን እኔ ትዳር ከመሰረትኩ በኋላ በቤታችን ከብት የለም አህያም የለም የነበረው ውሻና ድመት ነበረ። ውሻው ግቢ ይጠብቃል ድመቷ ደግሞ አይጥ ትከለከላለች። በእንደዚህ አይነት ሁኔታ ስንጠቀም ቆይተን ጭራሽ አሁን ወደ አዲስ አበባ ከመጣን በኋላ ድምጽም ውሻም የለንም። ለምን ቤቱ ለዛ ስለማይመች? ሸጠናቸዋል ከእጃችን ወጥተዋል።

ገመድ መጠቀም አውቃለሁ። ገመድ የምጠቀመው ለብዙ ነገር ነው። ለምሳሌ ገመድ በሁለት እንጨት ላይ አስሬ የልብስ መስቀያ ለማድረግ ገመድ እጠቀማለሁ። ጫማ ለማሰር ገመድ የጫማ ገመድ እጠቀማለሁ። ልዩ እቃዎችን የማዳበሪያን አፍ ለማሰር ለምሳሌ በማዳበሪያ ውስጥ ዱቄት ከተሞላ በኋላ ዱቄቱን እንዳይፈስ ጫፉን በገመድ በትንሽ ገመድ በማሰር እጠቀማለሁ። እያለን ለከብቶች ሸንኮራ የሽንኩራ ቅጠል ከማሳ ስናመጣ ከእርሻ ማሳ ስናመጣ የሸንኮራ ቅጠሉን በገመድ ነው የማስረው እና ያንን አስተሳሰር አውቃለሁ። ያንን በማድረግ ተሸክመን አምጥተን ለከብቶች መኖ እናቀርባለን። ከብቶችን አህያ በየቦታቸው እንዲቆሙ ገመድ በገመድ አስረን እንጠቀማለን። ስለዚህ ገመድ መጠቀም አውቃለሁ፤ በብዙ መንገድ ገመድ እጠቀማለሁኝ። ባደኩበት ልጅ ሆኜ ከወላጆቼ ጋር በምኖርበት ጊዜም በብዙ ለብዙ ነገር ገመድ እጠቀም ነበር። ካገባሁኝ በኋላም ከባለቤቴ ጋር ልጆቻችን ይዘን በምኖረው በዚህ የቤተሰብ ህይወትም ገመድ ለብዙ ነገር እጠቀማለ። ሁ የገመድ አይነቶችም ይለያያሉ። ለምሳሌ ጫማ ማሰሪያ ገመድ አለ። በሱ ጫማ አስርበታለሁ። ልብስ መስቀያ የምንጠቀመው ገመድ አለ። እሱን ደግሞ በመወጠር ልብስ እንሰቅልበታለን። እንደዚሁ ደግሞ የተለያዩ ነገሮች ቤት ውስጥ ሰብሰብ አድርገን አንድ ላይ ማስቀመጥ ስንፈልግ ሰብስበናቸው ለምሳሌ አሮጌ ልብሶችን ወይም ደግሞ ልዩ ልዩ ነገሮችን ሰብስበን በገመድ አስረን ነው የምናስቀምጠው። እና ገመድን ለብዙ ነገር እንጠቀማለን። አጠቃቀሙንም አውቃለሁ። ገመዶቹ ደግሞ ብዙ ጊዜ የምንጠቀመው ሁለት አይነት ናቸው። አንዳንዶቹ ከፕላስቲክ የተሰሩ በፋብሪካ የተመረቱ የገመድ አይነቶች አሉ። ሌላው ደግሞ በእጅ የተሰራ ከቃጫ የተሰራ በአብዛኛው ከገጠር ነው ከገጠር ተሰርቶ በገበሬዎች ተሰርቶ የሚመጣ የገመድ አይነት አለ። እሱንም እንጠቀማለን። ከፕላስቲክ የሚሰራው ብዙ ጊዜ ይንሸራተታል። ቋጠሮ በቀላሉ ይፈታል። ያበቃጫ በእጅ የሚሰራው ግን ቋጠሮው ጥብቅ ነው። ሲታሰር በቀላሉ ይታሰራል፤ የታሰረውም በቀላሉ አይፈታም ጥብቅ ነው። በእነዚህ አይነት እነዚህን ገመዶች በመግዛት እንጠቀማለን። በዋጋ ደረጃ በፕላስቲክ የተሰራ የገመድ አይነት በፋብሪካ ተመርቶ የወጣው በእጅ ከተሰራው ከቃጫው ይልቅ እሱ ውድ ነው። ስለዚህ እኔ የምመርጠውና የምገዛው እንደምጠቀምበት እንደ አገልግሎቱ ነው። ለምሳሌ በምንኖርበት ሰገነት ላይ ልብስ መስቀያ ገመድ በወጠርንበት ጊዜ የገዛነው የገመድ አይነት ከፋብሪካ የተመረተውን ነው። ለምን? እርሱ ፀሀይና ዝናብ የመቋቋም አቅም ስላለው። በእጅ የተመረተው ከቃጫ የተሰራውን ብናደርገው ግን በጻሀይና በዝናብ እሱ በቀላሉ በስብሶ ሊበጣጥስና ከጥቅም ውጪ ሊሆን ስለሚችል ከእሱ ይልቅ ለልብስ መስቀያ የወጠርነውን ገመድ የገዛነው ከፋብሪካ የተመረተውን በፕላስቲክ የተሰራውን ገመድ ነው። ቤታችን ውስጥ በቤት ውስጥ ለምንጠቀመው ግን ቀጫጭን ሲባጎ የሚባሉ አሉ፤ የጫማ ማሰሪያዎቹ ከጫማ ጋር የመጡ ስለሆኑ እኛ የምንሰራቸው አይደሉም። እና በእንደዚህ አይነት ሁኔታ ገመድ እጠቀማለሁኝ። የገመድ አጠቃቀም እችላለሁኝ።

ዱቄ መፍጨት እኔ አልችልም። በመዶቄ ወይም ደግሞ በእንግሊዘኛው ኮርን የሚባለውን እኔ መፍጨት አልችልም። ግን የተፈጨ ነው ገስተን የምንጠቀመው። በወፍጮ ቤት የተፈጨ ወይም ደግሞ በሱቅ ተፈጭቶ የሚሸጥ አለ ወይም ሱፐር ማርኬት የሚሸጥ አለ። ከዚያ ገዝተን ነው የምንጠቀመው እንጂ እኔ መፍጨት አልችልም። ድሮ ገጠር በመፍጫ በወፍጮ በመጅ ተደርጎ ሲፈጭ አይቻለሁኝ። እኔ ግን ፈጭቼ አላውቅም አልችልም። በቆሎ ግን የበቆሎ ዱቄት ግን እመገባለሁኝ። እና ይሄንን የምመገበውን የማገኘው ከየት ነው? ለኔም ሆነ ለቤተሰቦቼ ከሱፐር ማርኬት፣ ከሱቆች ወይም ደግሞ ወፍጮ ቤት ስለሚሸጥ። ከወፍጮ ቤት በመግዛት ነው የምንጠቀመው። እንጂ ቤት ውስጥ የተለያዩ ማሽኖች አሉ ቡና መፍጫ ቅመማ ቅመም መፍጫዎች አሉ። የጁስ መፍጫዎች አሉ ነገር ግን ዶቄ ወይም ደግሞ በእንግሊዘኛ ኮርን የሚባለውን የምንፈጭበት ግን ማሽን የለንም። መፍጨትም አንችልም። ደግሞ አስፈላጊም አይደለም። ምክንያቱም ብዙ ጊዜ የምንፈልገው ነገር ስላልሆነ። አንዴ የተፈጨውን ከገዛን በኋላ አንዴ የምንገዛው ለምሳሌ አንድ አስር ኪሎ ብንገዛ ለሁለት ወር ሶስት ወር ይጠቅመናል። ስለዚህ ቶሎ ቶሎ የማንፈልገው ነገር ስለሆነ። ስለማንችልም እሱን የመፍጨት ነገር የኔም የባለቤቴም ፍላጎት አይደለም። እና በዚያ አንፈጭም። በቤት ውስጥ አንፈጭም። ከውጭ የተፈጨ ነው የምንገዛው። በርግጥ ከዚህ በፊት አሁን ዘመኑ ከመሻሻሉ በፊት ግን ከእናቶቻችንም ሳይሆን የእናቶቻችን ወላጆች። በቆሎም ሆነ ስንዴ የሚፈጩት በእጅ ወፍጮ በመጅ ተጠቅመው ነበረ የሚፈጩት የነበረው ያንን በአንድ ወቅት እኔም ገጠር ሄጄ አይቼአለሁኝ። እና እጅግ አድካሚ በዛ ላይ ደግሞ በጥሩ ሁኔታ ያልተፈጨ ለመብላትም የሚከብድ ሆድ ውስጥም ገብቶ የሚከብድ አይነት ነበር። የተፈጨው ነገር ግን እነሱ ስለለመዱት። በዛ ሁኔታ እየፈጩ ይመገቡ እንደነበረ በአንድ ወቅት በኔ ልጅ ሆኜ በሄድኩበት ጊዜ ገጠር አይቼአለሁኝ። እኔም ባደኩበት ከወላጆቼ ጋር በምኖርበት ጊዜ ግን ወላጆቼም በእንደዛ አይነት መንገድ አይፈጩም። በዶቄ አይፈጩም። ነገር ግን ወፍጮ ቤት ሄደው በማሽን በኤሌክትሪክ የሚሰራ ወፍጮ ተጠቅመው አስፈጭተው አምጥተው እንመገብ እንደነበር አስታውሳለሁ። እኛ ደግሞ አሁን የምናስፈጨው አብዛኛው ጤፍ ነው። በቆሎና ስንዴ ግን ተፈጭቶ የተዘጋጀ ወፍጮ ቤትም አለ ሱቅ አለ ሱፐር ማርኬትም ይሸጣል። ከዚያ ነው ገዝተን የምንጠቀመው። እንጂ በቤት ውስጥ እኛ አንፈጭም። በዘመናዊ ማሽንም አንፈጭም በድሮ በመጅና በወፍጮም አንፈጭም። የተፈጨ ነው ገዝተን የምንጠቀመው። እና በዚያ ሁኔታ ለምሳሌ በእጅ እዚህ እንፍጭ ብንል እንኳን ልጆቻችን ወደውት አይበሉም። እኛም ስላልለመድነው አንበላውም። ስለዚህ መፍጨቱ አድካሚ ነው። ደክመን የምንፈጨውም ለመብላት የሚከብድና የማይመች ስለሚሆን ለሰውነታችንም ስለማይስማማ እሱን አንመርጥም። ይልቁኑ በዶቄ ከሚፈጨው ቤት ውስጥ ከሚፈጨው ይልቅ ወፍጮ ቤት የሚፈጨው ወይም ደግሞ ተፈጭቶ የተዘጋጀ ከሱቅ ገዝተን መጠቀም፣ ከሱፐር ማርኬት ገዝተን መጠቀም እንመርጣለን። እና እሱንም አንዴ ከገዛን በኋላ አስር አስራ አምስት ኪሎ ብንገዛ ለሶስት ወር ለአራት ወር ይበቃናል። ስለዚህ ከዛ ውጪ ያለውን አንፈልግም።

እኔ የማበስለው በመጥበሻ በድስት ልዩ ልዩ ቅመማ ቅመሞች በመጨመር ሽንኩርትና ዘይት በመጠቀም ነው። ለምሳሌ ስጋ መጥበስ ብፈልግ መጀመሪያ ሽንኩርት እከትፋለሁኝ ከዚያ በመጥበሻው ላይ ዘይት አድርግና ሽንኩርቱን ጨምሬ ሽንኩርቱን አበስላለሁ። ከዚያ ስጋውን ቆርጬ ከትፌ በደንብ ድቅቅ አድርጌ ከትፌ ስጋውን እጨምራለሁ ከዛ ስጋው እስኪበስል ድረስ አማስላለሁኝ ከዛ ስጋው ከበሰለ በኋላ ልዩ ልዩ ማጣፈጫ ቅመማ ቅመሞችን እጨምራለሁ። በመጨረሻ ሊወጣ ሲል ሽንኩርትና ቃሪያ ብዙ እንዳይበስል አድርጌ እሱን ከትፌ ጨምሬ ገልበጥ ገልበጥ አድርጌ አወጣለሁ። ሽሮ መስራት ከፈለኩኝም እንደዚሁ በፋማ ሳይሆን በድስት አማካኝነት ድስጡ ላይ እኛ ቤት የሚዘጋጀው ሸሮ እነጭ ሽንኩርት ቀን ሽንኩርት ልዩ ልዩ ቅመማ ቅመሞች ጨው ጭምር መጀመሪያ ገብቶ ስለሚፈጭ ሽሮ ምንም ብዙ ስራ አይጠበቅብንም ውሃ አፈላለሁ። ከዛ ውሃው ሲንተከተክ ሽሮውን ጨምሬ አማስዬ አንተክትኬ ዘይት ካስፈለገ መጀመሪያው ላይ ውሃው እንትን በሚልበት ሰዓት ውሃ ዘይቱን ጨምሬ አንተክትኬ አወጣዋለሁ ጨው ካነሰ ቀምሼ ትንሽ ጨው እንደአስፈላጊነቱ ጨምራለሁ። ሌሎች ቅመማ ቅመሞች ቀድሞ ስለገቡ ምንም የሚጨመር ቅመማ ቅመም የለም አውጥቶ መመገብ ይቻላል። ስለዚህ በእንደዚህ አይነት ሁኔታ ሽሮም እበስላለሁ አትክልቶችንም እንደዚሁ ማብሳያ በማብሳያ አማካኝነት ስቶቭ ተጠቅሜ አበስላለሁኝ ምናልባት መብራት ከጠፋና ስቶቭ መጠቀም እማልችል ከሆነ ከሰል አቀጣጥዬ በከሰል አማካኝነት አበስላለሁኝ። እና የማበስለውን ለራሴ እመገባለሁ ለባለቤቴ እና ለልጆቼ እመግባለሁ። እንግዳም ቢመጣ እንግዳም ሊበላ የሚችለውን ነገር ማብሰል አውቃለሁኝ። እና ይህንን ልምድ ከዩኒቨርሲቲ ነው የጀመርኩት በኋላ ላይ ትዳር ከመሰረትኩ በኋላ ደግሞ ባለቤቴ ብዙ አስተምራኛለች እሷ ብዙ አይነት ምግብ የመስራት ልምድ አላት የሚገርመው ከዛ በተጨማሪ ደግሞ ሁልጊዜ ለመማር ትጉህ ናት። በኢንተርኔት አማካኝነት ዩቲዩብ ከፍታ በሁሉም አይነት የምግብ አሰራር ምን ምን እንዴት እንደሚሰራ ሁሌ ትማራለች በትንሹ ሰርታ ትሞክራለች የሚጣፍጥ ከሆነ ትደጋግመዋለች እና ለእኛም ታበላናለች ከዛ ባሻገር እኔንም ልጆቼንም ታስተምራቸዋለች አዲሱ ቅድም የበላችሁት ምግብ ትላንት የበላችሁት ምግብ እንደዚህ የተሰራ ነው ብላ አሰራሩን ታሳየናለች እና እኔም በዛ መሰረት ማብሰል አውቃለሁኝ እና በጥሩ ሁኔታ ስላለው ቤታችን ሁላችንም ጣፍጦ ከማገባችን በተጨማሪ እንግዳም ቢመጣም እንግዳም ጣፍጦት ደስ ብሎት የሚበላው አይነት ነው። እና በእንደዚህ አይነት ሁኔታ ማብሰል እችላለሁኝ። ድሮ ግን አልችልም ነበረ ልጆች እያለን በእኛ ጊዜ እኛ ልጆች በነበርን ጊዜ ኩሽና እንኳን ወንድ አይገባም ስለሚባል ሴት እህቶቻችን እህቶቻችን እና እናቶቻችን ናቸው ኩሽና ገብተው የሚያበስሉት የነበረው አሁን ግን ጊዜውም ስለተሻሻለ ኩሽናውም ምቹ ስለሆነ ለማብሰያ እቃዎችም ማሽኖችም በተለያዩ ሁኔታ በተለያዩ ዲዛይን ዝግጁ ስለሆኑ የውሃ አቅርቦትም እቃ ለማጠብ በተለያዩ ምግቦቹን የሚገባውን ውሃ ለማግኘትም ምቹ ሁኔታ ስላለ በቀላሉ ሰው መስራት ስለሚቻል ፍላጎት ካለ ማንም ሊማርና ሊሰራው ይችላል ይገባልን ብዬ አምናለሁኝ። እና እኔ በእንደዚህ አይነት ሁኔታ ማብሰል አውቃለሁ። እያበሰልኩም እያበላሁም አለው ቤተሰቤንም እንግዳም እመግባለሁ

አዘምን ማለት አሰራርህን አሻሸል አካሄድህን አሻሽል አኗኗርህን አሻሽል ለማለት ይሆናል። ለምሳሌ በመንግስት መስሪያ ቤት ውስጥ የሚሰሩ ስራዎች። በአብዛኛው በወረቀት እና ከሰዎች ጋር በሚደረግ ግንኙነት የሆነውን በቴክኖሎጂ በዲጂታል ቴክኖሎጂ በማስደገፍ ዘመናዊ ማድረግ አዘመንን ያስብላል እና ሰዎች ስራቸውን ማዘመን ይጠበቅባቸዋል በአለም ላይ ተወዳዳሪ ተፎካካሪ ሆኖ ለመዝለቅ ዘመኑ የደረሰበትን የቴክኖሎጂ ደረጃ ተጠቅሞ አሰራርን ዘመናዊ ማድረግና ማዘመን እጅግ በጣም አስፈላጊ ነው። አለበለዚያ ውጤታማ መሆን አይቻልም። አለበለዚያ በዚህ ፉክክር እና ውድድር በበዛበት አለም ውስጥ ተፎክካሪ ብቁ ሆኖ መገኘት ስለማይቻል ውድቀት ያስከትላል። ስለዚህ ኢትዮጵያ እንደ ሀገር ሰዎች እንደ ግለሰብ ማንነታቸው ነገሮቻቸውን አሰራሮቻቸውን በየጊዜው ማዘመን አለባቸው። ያ ምንድን ነው? ውጤታማነትን ምርታማነትን ይጨምራል። ለምሳሌ አንድ ጉዳይ። አንድ ወር ሁለት ወር የሚፈጅ ከሆነ በዘመናዊ መንገድ ቢሰራ በቀናት ውስጥ ሊያልቅ ይችላል። ለምሲአሌ ያህል እኔ በመስሪያ ቤቴ ውስጥ የ ለፋብሪካ ግብአት የሚያስፈልግ ጥሬ እቃዎችን ከውጪ በማምጣት ስራ ላይ የተሰማራው ክፍል ሀላፊ ነኝ። እና ያንን ስራ በምንሰራበት ጊዜ ከውጪ ሊመጣ የተገባውን ጥሬ እቃ አቅራቢዎችን ለይተን የምንፈልገውን ጥሬ እቃ መርጠን ናሙና አስመጥተን ጥራቱን ፈትሸን አይተን የምንፈልገውን አቅራቢ በዋጋም በጥራትም በጊዜ በምንፈልግበት በእኛ ጊዜ ማቅረብ የሚችለውን ከመረጠን በኋላ ምርቱን ጥሬ እቃውን እንዲልክልን የሚያስፈልገውን ክፍያዎች በውሉ መሰረት ከፈጸምን በኋላ ያ ጥሬቃ መጥቶ አዲስ አበባ ከደረሰ በኋላ እኛ ፋብሪካ እስኪደርስ ድረስ በጉምሩክ ውስጥ ያለው ውስብስብ አሰራር እጅግ አሰልቺ እጅግ ፈታኝ እጅግ ብዙ ወጪ የሚጨምርብን አድካሚ አሰራር ነው። ያንን አሰራር የኢትዮጵያ መንግስት በፖሊሲ አስደግፎ ማዘመን አለበት። በዘመናዊ ቴክኖሎጂ አማካኝነት በዲጂታል መንገድ መሻሻልና መዘመን አለበት። ያለ በለዚያ በእንደዚህ አይነት ሁኔታ ኢንቨስትመንት ወደ ሀገር ውስጥ ሊመጣ ያሉት በሃገር ውስጥ ያሉት ኩባያዎች ድርጅቶች ልዩ ልዩ ስራ የሚሰሩት ከአለም ጋር ተፎካካሪ ሆነው ኢትዮጵያን ተጠቃሚ ሊያደርጓት አይችሉም የኢትዮጵያን ህዝብ ሊጠቅሙ እነሱም ሊጠቀሙ አይችሉም። ስለዚህ አሰራርን ማዘመን ከሚያስፈልግበት መስሪያ ቤት አንዱ እኔ በስራ ሂደቴ ያየሁት የጉምሩክ መስሪያ ቤት ነው። እና ሌሎችም የመንግስት መስሪያ ቤቶች የመንግስት ብቻ አይደለም የግል ድርጅቶች የግል መስሪያ ቤቶችም እኛም በቤታችን የምንሰራው ስራን ጭምር ማዘመን መቻል አለብን። እና አሰራሮቻችንን ካዘመንን ጊዜ እንቆጥባለን ወጪ እንቆጥባለን ጥቅማችን ይጨምራል ተወዳዳሪነታችን ይጨምራል። ኑሯችን ይሻሻላል። ደህንነታችን የተጠበቀ ይሆናል በብዙ የምንጠቀም እንሆናለን። ስለዚህ አሰራርን ማዘመን አኗኗርን ማዘመን እና አለም በደረሰበት ቴክኖሎጂ ልክ ማድረጉ ለራስ ይጠቅማል ለሀገር ይጠቅማል። እና ያንን ማድረግ ይገባል ብዬ አስባለሁ እንደ ሀገር ያንን ለመፈጸም በፖሊሲ በደንብ በአዋጅ በመመሪያዎች የተደገፈ መሆን አለበት። በግለሰቦች ላይ ሳይሆን ድርጅታዊ መዋቅር የተቋማት መገንባት መቻል አለባቸው።

ቆንጆ የውበት መግለጫ ነው። የእሱ ተቃራኒ አስቀያሚ ነው። አንድን ሰው ቆንጆ ካለን ያምራል ይስባል ማለታችን ነው። አንዲትን ሴት ቆንጆ ካልን ታምራለች ትስባለች ማለታችን ነው። አንዳንድ ስራዎችም ለምሳሌ አንድ ዲዛይን ተሰርቶ እንዴት ነው ሲባል ቆንጆ ነው ከተባለ ጥሩ ነው መልካም ነው ያምራል ማለት ነው። ስለዚህ ቆንጆ ልብስ አለ ቆንጆ ሰው አለ ቆንጆ ዲዛይን አለ። እና ቆንጆ ብለን የምንገልጻቸው ብዙ ስራና የስራ ውጤቶች አሉ። እና አወንታ የሆነ ቃል ነው። የዝህ ተቃራኒው መጥፎ ወይም ደግሞ አስቀያሚ የሚል ሊሆን ይችላል። ስለዚህ ቆንጆ ለምሳሌ ለኔ ባለቤቴ እጅግ በጣም ቆንጆ ናት። ልጆቼ ሶስቱም እጅግ በጣም ቆንጆዎች ናቸው። እኔም ኮንጆነኝ ብዬ ምገልጽ ሰው ነኝ። ቃል ሲናገር ውብና ድንቅ አድርጎ ፈጥሮኛል እንደሚል በእግዚአብሔር የፈጠረው የሰው ልጅ ሁሉም እግዚአብሔር በሃምሳያ የፈጠረ ስለሆነ ሁሉም ቆንጆ ነው። እንደ እይታችን ቢለያይም ሁሉም ግን በእግዚአብሔር አምሳያ የተፈጠረ ስለሆነ የሰው ልጅ ሁሉ ቆንጆ ነው ብዬ አምናለሁ። እና ቆንጆ የሚለው ቃል በጣም አበረታች ሰዎች ሊሰሙት የሚፈልጉት እኔም ደግሞ ሰዎች የሚሰሩትን ስራ በማድነቅ ማበረታታት ስለምወድ ስራ ሲሰሩ ቆንጆ ስራ ነው የሰራኸው እላለሁ። አለባበሳቸውንም አይቼ አለባበስህ ያምራል ቆንጆ ነው እላለሁ። አለባበስሽ ያምራል ቆንጆ ነው እላለሁ። ዲዛይነሽ ያምራል ስዕልሽ የሳልከው ስዕል ያምራል ቆንጆ ነው ያምራል እላለሁ። የለበሱትን ልብስ አይቼ ቆንጆ ነው ያምራል እላለሁ እና ሰዎች እንደዚህ አይነት አዎንታዊ የሆነ ቃላትን ሲሰሙ ደስ ይላቸዋል። ለስራቸውን ስራቸውን ለመግለጽ ተጠቅመንበት ከሆነ ይበረታታሉ። ስለዚህ ቆንጆ ስራ ነው ቆንጆ ለብስ ነው። ቆንጆ ጫማ ነው። ቆንጆ ቲሸርት ነው። ቆንጆ ነው እየተባለ የሚገለጽ ነገር ሁሉ አወንታዊ ስለሆነ ይህ ቃል ሰዎችን ለማበረታታት ሰዎችን ደስ ለማሰኘት የምንጠቀመው ሰዎችን ገጽታ ለመግለጽ የምንጠቀምበት በጣም አወንታዊ ሆነ እጅግ በጣም ጠቃሚና ብዙ ጊዜ የምጠቀመው ቃል ነው። እና ትንሽዋ ልጄ ሁል ጊዜ በእንደዚህ አይነት ቃል ስለምናገራት ደስ ብሏት ነው የምትሰማኝ። ልጄ ጽሁፍሽ በጣም ያምራል እጅግ በጣም ቆንጆ ነው እላታለሁ። ደብተሯን በጥሩ ሁኔታ ስለምትይዝ በዛው እንድትቀጥል የደብተርሽ አያያዝሽ በጣም ቆንጆ ነው። የልብስ ንጽህናሽ አጠባበቅሽ በጣም ቆንጆ ነው እላለሁ እንደዚህ ስለምላት እሷ የበለጠ ቆንጆ ለማድረግ እየተጋች እየተበረታታች ትሄዳለች። ስለዚህ ይሄ ይሄ ቃል እጅግ በጣም በሰዎች መስተጋብር ውስጥ በሰዎች በመካከል ባለው ግንኙነት ውስጥ የቃል እጅግ በጣም ጠቃሚ ነው። ሰዎች ይህንን ቃል እየተጠቀሙ ሌላውን ሊያበረታቱ የሌላውን መልካምነት ሊገልጹበት ይገባል ብዬ አስባለሁ። እና እኔ እንደዚህ እያደረኩኝ ሰዎችን አበረታታለሁ። የሰዎችን ገጽታ እገልጽበታለሁ የሰሩትን ስራ በዚህ ጥሩ ቃል በዚህ አወንታዊነት ትርጉም ባለው ቃል አበርታታለሁ። እና አንድን ሰው አስቀያሚ ነህ ከማለት ቆንጆ ነህ ማለቱ ደስ ስለሚለውና ስለሚመርጥ። ይህንን ቃል በእንደዚህ አይነት ሁኔታ እጠቀማለሁኝ እና ሰዎች ሁሉ በእግዚሀብሄር አምሳያ የትፈጠሩ ስለሆኑ ቆንጆ ናቸው። የሚሰሩትንም ስራ የተበላሸ እንኩዋን ቢሆን ቆንጆ ነው ብልለን ጉደለቱን በአውንታዊ መንገድ አስታየት መስጠቱ ይጠቅማቸዋል ያበረታታቸዋል። ስለዝህ ቆንጆ የሚለው ቃል እጅግ በጣም ጥሩ አወንታዊ ጉልበት ያለው ቃል ስለሆነ ብዙ ግዜ እኔ እጠቀመዎላው።

እህት እህት ከአንድ እናትና ከአንድ አባት የተወለዱ ማለት ማለት ነው። በርግጥ ግድ ከአንድ እናት ከአንድ አባት ሳይሆን ለምሳሌ ግማሽ እህት ወይም ግማሽ ወንድም የሚባል አለ ግማሽ እህት ማለት በእናት ከአንድ እናት የተወለዱ ወይም በአባት ከአንድ አባት የተወለዱ በእናት ግን የተለያየ ከሆኑ ግማሽ እህት ሊባል ይችላል። ከዛ ውጭ ግን በእናትም በአባትም እንድ ሆነው የተወለዱ ወንድምና እህት ይባላሉ። ለምሳሌ ከአንድ እናት የተወለደች ሴት ከዚያች እናት ለተወለደ ወንድምም ወንድም ሆነ ሴት እህት ናት። ወይም ደግሞ አንዲት ሴት ልጅ ከአንድ እናትና ከአንድ አባት የተወለደች አንዲት ሴት ከእነኚሁ እናትና አባት ለተወለዱ ወንዶችና ሴቶች እህት ናት። እና ለምሳሌ እኔ አንድ ታላቅ እህት አለችኝ። ሁለት ታናሽ እህቶች አሉኝ በጠቅላላ ሶስት እህቶች አሉኝ። ወንድም ደግሞ አራት ወንድሞች አሉኝ ሶስት ወንድሞች አሉኝ። ሁለቱ ወጪ ናቸው እንዱ ሀገር ውስጥ ነው። ጠቅላላ እኛ ቤት አሁን ያለነው አራት ወንዶች እና ሶስት ሴቶች በጠቅላላ ሰባት ነን። እና ከሰባታችን ሶስት እህቶች አሉን ማለት ነው ለኛ ለወንዶቹ ሶስት እህቶች አሉን። እያንዳንዳቸው ለሌላችን እህት ናቸው። እና በእናቴ በኩል ደግሞ እናቴ አሁን ላይ በህይወት ያለች አንድ እህት አለቻት። ሌሎች አሁን በህይወት የሉም። በአባቴ በኩል አባቴ እህት የለውም ሁሉም ወንድሞች ነበሩት። እና እንደዚህ እያለ የሚገለጥ ቃል ነው። በቤቴ ውስጥ በእኔና ባለቤቴ የወለድናቸው ሶስት ልጆች አሉ ከሶስቱ ሁለቱ ሴቶች ናቸው። አንድ ወንድ ነው። ስለዚህ አንዱ ወንዱ ስንት እህቶች አሉት? ሁለት እህቶች አሉት። ሴቶቹ ደግሞ ስንት? ወንድም አላቸው አንድ ወንድም አላቸው። በእህትነት ደግሞ ለአንዳቸው አንድ እህት አላቸው። ምክንያቱም አንዷ ለሌላዋ እህት ናት። ስለዚህ በእኛ ቤት ለወንድ ለወንዱ ልጃችን ሁለት እህት አለው። ለሴት ልጆቻችን ደግሞ አንዳቸው ለሌላቸው ለሌላ ለሌላው እህት ስለሆነች አንድ እህት አላቸው ማለት ነው። እና ለኛ ደግሞ ሁለት ሴትና አንድ ወንድ ልጅ አለን እንላለን። እህቶቼ ብዙ ጊዜ ብዙ ነገር በማስተዋል በብዙ ነገር ከሃያ ወንዶች የተሻሉ እንደሆነ ይነገራል። በአንድ ጊዜ ሁለት ስራ ማስኬድ ይችላሉ። ለምሳሌ ኮምፒውተር ላይ ጽሁፍ እያታበዩ እየተየቡ ስልክ ማውራት ይችላሉ። ይህንን ወንዶች ማድረግ ይቸገራቸዋል። ግን ይሄንን ማድረግ ይችላሉ ማለት ሴቶች ማለት ነው። እና ይሄ ትልቅ የእግዚሀብሄር ለእነሱ የሰጣቸው ስጦታ ነው። እና ይሄ እህት የሚለውን ቃል እኛ በቤተክርስቲያን ሴቶች ወገኖቻችንን እህት ኤኬሌ እህት እኬሌ እያለን እንጠራለን። ወንዶችን ደግሞ ወንድም እከሌ ወንድም እከሌ ብለን እንጠራለን። ስለዚህ ይሄ ቃል በብዙ መልክ ጥቅም ላይ የሚውል ስለሆነ በቤተክርስቲያን አንዲትን አብራን የምታመልክ ሴት እህት ማለት ከአንድ አባት መወለዳችንን ለመግለጽ ነው። እሱም ጌታችን ኢየሱስ ክርስቶስ እግዚአብሔር አብ እግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ነው። እና ከእሱ የተወለደን ጌታን እንደ ግል አዳኛችን በመቀበል የተወለደን የአንድ አባት ልጆች መሆናችንን ለመግለጽ እህት ኤኬሌ እንባባላለን።

ሴት ልጅ ማለት ወላጆች የሚወልዷቸው ሴት ልጅ በጾታ ሴት የሆነች ልጃቸው ሴት ልጅ ትባላለች። ለምሳሌ እኔና ባለቤቴ ሶስት ልጆች አሉን ከሶስቱ ልጆቻችን ውስጥ የመጀመሪያዋ ሴት ልጅ ናት። ሁለተኛው ወንድ ልጅ ነው። ሶስተኛዋ ሴት ልጅ ናት። ስለዚህ እኚህ ስንት ሴት ልጅ አለኝ ሁለት ሴት ልጅ አለኝ ማለት ነው። ጾታ ሴት የሆነች የኛ ልጅ። አንድ የዘጠኝ አመት አለች ሌላ ደግሞ የሃያ አንድ አመት ሴት ልጅ አለችን። እና ሴት ልጆች በቤት ውስጥ በተለይ ለአባቶቻቸው እንደሚያዳሉ እና አባቶቻቸውን አብልጠው እንደሚቀርቡ እንደሚወዱ ይነገራል። ይሄንን ነገር እኔም በቤቴ አይቻለሁኝ። ሁለቱ ሴት ልጆቼ ከኔ ጋር ያላቸው ግንኙነት ለኔ ያላቸው ነገር ለየት ያለ እንደሆነ። ከዚህ በፊት ከምሰማው በላይ አሁን በትክክል አይቻለሁ። እና ሴት ልጅ የሚለው። አንድ ጾታዋን ሴት የሚለው ጾታዋን የሚገልጽ ሲሆን ልጅ የሚለው ደግሞ። ከወላጆች የተገኘችና ከወላጆች ጋር የሚኖራት ግንኙነት የልጅነት መሆኑን ወላጆች እሷን የወለዷት መሆኑን ለመግለጽ ነው። ስለዚህ ለምሳሌ በአባቴ ቤት ወይ የእኔ ወላጅ አባት። ሁሉም ወንዶች ልጆች ናቸው የነበሩት ወንድሞቹ ሁሉም ወንዶች ወንድሞች አሉት። ግን ሴት ልጅ በቤታቸው ስላልተወለደ እህት አልነበረውም። አባቴ እህት አልነበረውም ለምን? እነሱ ቤት ከእነርሱ ጋር ከእነርሱ እናት ከእነርሱ አባት የተወለደ ሴት ልጅ ስለሌለ እህት አልነበራቸውም። በእናቴ በኩል ደግሞ ሴቶች ልጆች አራት ነበሩ። እና ወንድ ደግሞ አንድ ብቻ ነበረ። እና በጾታ ሴት የሆኑ በቤታቸው ከተወለዱ ስድስት ልጆች አንድ ወንድ አራት ሴት አምስት ልጆች ናቸው። አንድ ወንድ እና አራት ሴት እና እነኚህ አራት ሴት የእናታችን ለእናታችን ወላጆች አራት ሴት አንድ ወንድ ሆነው ልጆቻቸው ናቸው። እና አሁን በሂዎት ያሉት እናቴ እና የመጨረሻ እህቷ ብቻ ናት። እነሱ ለአባታቸው በህይወት ለሌሉት ለአባትና ለእናታቸው ሴት ልጅ ናቸው። ስለዚህ ይህ ሁለት ቃል የሚገልጸው የመጀመሪያው ሴት የሚለው ጾታቸውን የሚገልጽ ነው። ልጅ የሚለው ደግሞ ከወላጆች ጋር ያላቸው ግንኙነት ለመግለጽ ነው። ከዚህ ባሻገር ልጅነት ደግሞ ከወላጅ ባሻገር እኛ ደግሞ የእግዚአብሔር ልጆች ነን። እግዚአብሔር ደግሞ ልጆች ሲለን ሴት ልጄ ወንድ ልጄ ሳይሆን እስራኤል በአጠቃላይ በጥቅሉ ልጆቼ ብሎ ነው የሚይዘንና የሚጠብቀን የሚታደገን የሚያሳድገን ስንስት የሚመልሰን። ለወላጆቻችን ደግሞ እኛ ልጆች ነን። እኔ ለምሳሌ በፆታዬ ወንድ ስለሆንኩኝ። ለእናት ለአባቴ ወንድ ልጅ ነኝ። የኔ እህቶች ደግሞ በጾታ ሴቶች ስለሆኑ። ለኔ እናትና ለኔ አባት ወንዶች ሴቶች ሴት ልጆች ናቸው። ስለዚህ ሴት ልጅ የሚለው በቀጥታ አንድ ልጅነትን ይገልጻል። ሁለተኛ በጾታ ምን አይነት ጾታ እንዳላቸው ይገልጻል። ስለዚህ በዚህ ሁኔታ የሚገለጽ ይሄ ሁለት ጥምር ቃል ብዙ ጊዜ እንጠቀማለን። እኔ ስንት ልጅ አለህ ብባል ሁለት ሴት ልጅ እና አንድ ወንድ ልጅ ብዬ እናገራለሁ። ስለዚህ በእንደዚህ አይነት ጾታቸውን ጠቅሰን ልጅነታችንን ልጅነታቸውን የምንገልጽበት መንገድ ነው።

እቅድ እቅድ በእንግሊዝኛው ፕላን የሚባለው ነው። እቅድ ለምሳሌ በምስሪያ ቤት። የምንሰራው ስራ ወደ ስራ ከመግባታችን በፊት። ስራውን እንዴት እንደምንሰራ እቅድ እናውጣለን ያንን እቅድ ስናወጣ። ምን ስራ መቼ በምን ያህል የሰው ሀይል በምን በምን በምን ሀብት መሰራት እንዳለበት በዝርዝር ይቀመጣል። ከዚያ በኋላም በዚህ እቅድ መሰረት ስራው የተከናወነ በትክክል መሄዱ ደግሞ ክትትል ይደረግበታል። ክትትል በሚደረግበት ወቅት በተያዘው እቅድ እየሄደ ካልሆነ በተያዘው እቅድ መሰረት ያልሄደበት ምክንያት ምን እንደሆነ ይታያል። ይታያል ችግሩ ይፈለግና ለችግሩ መፍትሄ ተሰጥቶት በእቅዱ መሰረት እንዲሄድ እርምጃ ይወሰዳል። እና ይሄ ማለት ለምሳሌ በእኛ ክፍል ያለው ስራ የሚገባውን ስራ በእንደዚህ አይነት ሁኔታ በእንደዚህ አይነት እቅድ አውጥተን ስንሰራ ሌላውም ክፍል እንዲሁ ያደርጋል። የሁሉም ክፍሎች ድምር ውጤት የኩባንያው ወይም የድርጅቱ እቅድ ይሆናል። ስለዚህ የትኛውም ክፍል ላይ የሚፈጠርም የእቅድ መስተጓጎል ነገሮች በእቅድ መሰረት ካልሄዱ በአጠቃላይ የኩባንያው የድርጅቱ የመጨረሻ ውጤት ቡድን የሚጠብቀው ላይ ተጽዕኖ ያሳድራል። ይችላል ወይም ላይከናወን ይችላል። ስለዚህ በየክፍሉ የሚሰራው ስራ በእቅድ ሊተገበር የሚችል እቅድ ወጥቶ በእቅድ መመራት አለበት። እቅዱ ደግሞ ምን እንደሚሰራ አስቀድሞ ማሳወቅ ብቻ ሳይሆን እየተሰራ ባለበት ሂደት ውስጥ ምን ላይ እንዳለ ለመገምገም እና አስፈላጊውን የማስተካከያ እርምጃ ለመውሰድ ጠቃሚ ነው። ስለዚህ እቅድ የሌለው ሰው መዳረሻውን ያላወቀ ሰው ነው። እቅድ የሌለው ኩባንያ መዳረሻውን የማያውቅ ኩባንያ ነው። የት እንደምትሄድ ካላወቅክ። ሁሉም መንገድ ይወስድሃል ተብሎ እንደሚባለው አባባል። እቅድ ከሌለው ወዴት እንደሚኬድ አይታወቅም። ወዴት እንደሚኬድ ካልታወቀ ደግሞ ውጤት አልባ ነው የሚኮነው። ስለዚህ በአንድ መስሪያ ቤት ውስጥ እቅድ እጅግ መሰረታዊ ጉዳይ ነው። ያለ እቅድ ስራ መስራት አይቻልም። በእቅድ መሰረት ስራ ይሰራል። የተበላሹ ነገሮች ካሉ በእቅዱ መሰረት ማስተካከያ እየተደረገላቸው እንዲከናወኑ ይደረጋል። ስለዚህ እቅድ እጅግ በጣም አስፈላጊ ነው። አይደለም በመስሪያ ቤት በቤታችንም በግላችንም ህይወታችን ስንማር አለመሳሪያ እንደ መስሪያ ቤቱ ጥብቅ የሆነ ተጽፎ የተቀመጠም ባይሆን የራሳችን የሆነ እቅዶች ይኖሩናል። ለምሳሌ እኔ አሁን ተከራይቼ ስላለው እግዚአብሔር ቢፈቅድና ቢኖር በሚቀጥለው አመት የራሴን ቤት ገዝቼ ከኪራይ መውጣት እፈልጋለሁ። ይሄ በትንሽ አንድ እቅድ ነው። እና ምን ብያለሁ ቤት መግዛት እፈልጋለሁ ብያለሁ ለዛ ምን ያስፈልጋል ገንዘብ ያስፈልጋል። መቼ በሚቀጥለው አመት ብያለሁ። ለዚያ ደግሞ ምን ያስፈልጋል እስከሚቀትለው አመት በህይወት መኖር ይፈልጋል። ስለዚህ በእቅዳችን ውስጥ ደግሞ ፈጣሪን ማስገባት እና እግዚአብሔርም የድርሻውን እኛም የድርሻችንን እየተወጣን እቅዱ ሊፈጸም ይችላል። ስለዚህ ይህም እንደ ግለሰብ የሚይዘው አንድ እቅድ ነው። በርግጥ ተጽፎ ወረቀት ላይ የተቀመጠ የመስሪያ ቤትን ቅደም ተከተል ህጎችን የሚከተል ጥብቅ ባይሆንም በአእምሮዋ ውስጥ ያለ ግን እቅድ ነው። መስራት የምፈልገው ያልተሰራ ነገር ነው። ስለዚህ በዚህ ሁኔታ እቅድ በግላችንም በቤታችንም በምስራቅ ቤትም እቅድ አለ። የምስራቅ ቤቱ ደግሞ ተጽፎ የተቀመጠ እና በግልጽ የሚታወቅ ክትትል የሚደረግበት ውጤቱም የሚለካ ነው። በዚህ አይነት እቅድን እንተገብራለን ማለት ነው። እቅድ የሌለው መስሪያ ቤት መዳረሻውን የማያውቅ መስሪያ ቤት ነው ያ ሊሆን አይገባም።

እሁድ ከሳምንቱ ሰባት ቀኖች ውስጥ አንዱ እሁድ ነው። ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ ብለን ቀጥሎ እሁድ የምንለው እለት አላ። በአብዛኛው እሁድ እላት። እኔም ሆንኩ ቤተሰቤ በአብዛኛው ኢትዮጵያ ውስጥ ስራ አንገባም። ጠዋት ቤተክርስቲያን ይካሄዳል። ከዚያ በኋላ ከሰአት በኋላ ምሳ ተበልቶ ወይ እረፍት ይደረጋል ወይም ደግሞ ቤተሰብ ጥያቄ እና የተለያየ የግል ጉዳይ ይፈጸማል። እንጂ እሁድ እሁድ መደበኛ ስራ አይኖርም። ፋብሪካዎች ግን ስራ ይሰራሉ። የተለያዩ በፍጥነት ማለቅ ያለባቸው ፕሮጀክት የያዙ ድርጅቶች እና ግለሰቦች ግን እሁድም ሰርተው ፕሮጀክቱን ስራዎን ያከናውናሉ። ፋብሪካዎች በአብዛኛው ከሰኞ እስከ እሁድ አንዳንዶች ከሰኞ እስከ እሁድ በሳምንት በየቀኑ በቀን በሶስት ሽፍት የሚሰሩም አሉ። እና አብዛኛው መስሪያ ቤት ግን የመንግስት መስሪያ ቤትንም ጨምሮ የግል ድርጅቶችንም በብዛት እሁድ አይሰሩም። እሁድ የእረፍት ቀን ነው። እግዚአብሔርም አለምን ሲፈጥር በመጀመሪያው ቀን የሚሰራውን ከሰራ ከፈጠረ በኋላ ከዚያ ሁለተኛ ቀን ሶስተኛ ቀን እያለ አራተኛ አምስተኛ ቀን እያለ በስድስተኛው ቀን ሰውን ከፈጠረ በኋላ ሁሉንም የፈጠረውና አይቶ ደስ ተሰኝቶ በሰባተኛው ቀን አረፈ ይላል። ስለዚህ እሁድ ለኛም የእረፍት ቀናችን ነው። እኔ ደግሞ ከባለቤቴ ጋር ልጆቻችንን በጣም የምንወደው ቀን ነው እሁድ ምክንያቱም አንደኛ ሁላችንም በአንድነት የምንገናኝበት ልጆቻችን ከትምህርት ቤት እኔና ባለቤቴ ከስራ የምናርፍበት ቀን ነው። ነገር ደግሞ አንድ ላይ በመሆናችን የተነሳ ባለቤት የእረፍት ቀኗ ስለሆነ ልዩ ልዩ የሚጣፍጡ የተለያየ የምግብ አይነቶችን ሰርታ በአንድ ላይ አብረን ማዕድ የምንቆርስበትም ቀን ስለሆነ በጣም በናፍቆት እየምንጠብቀው ቀን ነው። ሌላኛው ደግሞ የቤተሰብ የአምልኮ ፕሮግራም አለን። እግዚአብሔርን የምናመልክበት የምንዘምርበት ቃል የምንካፈልበት የምንጸልይበት ስላሳለፍነው ሳምንት ስለ እያንዳንዳችን የተለያየ ነገር የምንጫወትበት ገጠመኞች ካሉ ገጠመኞችን የምንጫወትበት ቀን ነው። እና ስለሚቀጥለው ሳምንትም የምንወያይበት ምክርም ካስፈለገ ምንመካከርበት እና በጣም በፍቅር የምንፈላለግበት በጣም የምንወደው ቀን ነው። እሁድ ለኛ የተለየ ቀን ነው። ስለዚህ እሁድ ከሳምንታን ከሳምንቱ ሰባት ቀኖች ውስጥ አንዱና ለእኛ ቤት ልዩ ትርጉም ያለው በጣም በናፍቆት የምንጠብቀው ሁሌ የምንደሰትበት ቀን ነው። አስታውሳለሁ ዩኒቨርሲቲ እያለሁ እኛን ያንጊዜ በጌታ አልነበርኩኝም። ቅዳሜን አርፌ እሁድንም አርፌ የሚቀጥለው ቀን ሰኞ መሆኑ ትዝ ሲለኝ በጣም ያስጠላኛል። ለምን ትምህርት ቤት መሄድ እዛ የትምህርት ትምህርት ቤት ውስጥ ያለው ትግል የሚያጨናንቁ ነገሮች ትዝ ይሉኝና የቅዳሜና የእሁዱን እረፍት እንደጨረስኩ ማግስቱ የሚመጣው ሰኞ በጣም የማልወደው ቀን ነው። እሁድ ደግሞ በጣም እወደዋለሁ። አሁን ላይ በተለይ ከቤተሰቤ ጋር በልዩ ሁኔታ የምናሳልፈው ቀን ስለሆነ እጅግ በጣም የምወደው በጉጉት የምጠብቀው ቀኖች ውስጥ ትልቅ ስፍራ የምንሰጠው ከእግዚአብሔር ጋርም ህብረት የምናደርግበት እግዚአብሔርን የምናመሰግንበት የምናመልክበት የምንጸልይበት ቃል የምንካፈልበት እርስ በእርስ የምንጨዋወትበት እንደ ድንቅ ቀን ነው ለኛ።